ቀልድ ነው ነገር እኮ ነው ብዙ ባልችልም አልወድም ቀልድ ተናግሬ አላውቅም ብዙም አያስደስተኝም። እንደው ቀልድ መናገር እኔ ይጠፋብኛል ሰው ቀልድ እንዴት እንደምናገር ሁላ በጣም ነው ግራ የሚያጋባኝ። ቀልድ መናገር ብችል ደስ ይለኝ ነበር። ግን እኔ የቀልድ ሰው አይደለሁም ቀልድ። አልችልም አብዛኛውን ጊዜ የማወራቸው ነገሮች ከቀልድ ይልቅ ወደ እውነተኛነት ያመዝናሉ። እና በእውነተኛ ነገሮች ላይ ነው የማተኩረው። እና ቀልድ መናገር አልችልም። ስለዚህ እንደ አጠቃላይ ስንወስደው ቀልድ መናገር ትችላለህ ወይ ለሚለው ጥያቄ? ለመናገር አልችልም አልችልም።